የቪዲዮ ጥሪ ታደርጋለህ ወይ? ለሚለው የቪዲዮ ጥሪ ተጠቅሜ አላውቅም። ብዙ ጊዜ በኦዲዮ ነው ጥሪዎቼን የማደርገው። ለምሳሌ አሁን እንደዚህ የስልክ ጥሪ ጥሪ ስንል በሁለት መንገድ ልናየው እንችላለን። ጥያቄው ራሱ ሁለት መሆን ይችላል የቪዲዮ ጥሪ ማለት አንድ ለስልክ ጥሪ ይሆናል። ሁለት ደግሞ ጥሪ ስንል ሰዎችን ለአንዳንድ ተልእኮ ለመጥራት ለእንደዚህ ነገር እውቅና ለመስጠት ምናምን ጥሪ ይባላል። አሁን ስለ ስልክ ጥሪ እናውራ እንበልና። አሁን ለምሳሌ የኦዲዮ ጥሪ ሳደርግ ምንድነው የማደርገው? በየ ሁለት ወሩ የኦዲዮ ጥሪዎችን እቀያይራለሁ። ምክንያቱም አሰልቺም እንዳይሆኑ ወይም ደግሞ ደጋግሜ ማሰብ ማድረግ የምፈልጋቸውን ነገሮች። የኦዲዮ ጥሪ አደርጋለሁኝ ማለት ነው። ስለዚህ ብዙ ጊዜ የምጠቀመው የቪዲዮ ጥሪዎችን ብዙም አልጠቀምም። የኦዲዮ ጥሪዎችን ነው የምጠቀመው። እና ሌላው ምንድነው እዚህ ላይ። የቪዲዮ ጥሪ ደግሞ አሁን ለምሳሌ ሰዎች እንዲሰሙት የሚፈለግ ቪዲዮውን የምጠቀመው ምንድነው? ሰዎች እንዲሰሙት የሚፈለግ ነገር ለምሳሌ እኔ ማስተዋወቅ የምፈልገውን ነገር ሊሆን ይችላል። ሰዎች የሆነ ቦታ እንዲገኙልን ለምሳሌ አሁን የሆነ ክብረ በዓል ሃይማኖታዊ ክብረ በዓል ካለ። ሰዎች እዛ ሃይማኖታዊ ክብረ በዓል ላይ እንዲገኙ ከፈለኩ ከፈለኩኝ በሶሻል ሚዲያ በቲክቶክ ወይም በፌስቡክ ገጾች ላይ የቪዲዮ በቪዲዮ በመናገርና ምስሌንም በመቅረጽ ጥሪዎችን አደርጋለሁኝ። በየስልክ ጥሪ ሲሆን ግን ኦዲዮ ነው የምጠቀመው። አሁን የቪዲዮ ጥሪዎችን ብዙ ጊዜ አሁን ለምሳሌ ሃይማኖታዊ ክብረ በዓል። ንግስ የቤተክርስቲያን ምርቃቶች አሁን ለምሳሌ ቪዲዮ ጥሪ ያደረኩበት የሆነ በኔ የዙሪያዬ የሚገኝ የሚመረቅ የሃይማኖት ቦታ ነበረና። ቤተክርስቲያን ማለት ነው። ለሱ ለሱ ጥሪ ለማስተላለፍ በቪዲዮ ቀረጻ በማድረግ ለተለያዩ ሰው በየሀገሩ እንዲሰማ። በሶሻል እንደ እንደ ማስታወቂያ ወይም ደግሞ ሁሉም ሰው አውቆ ሰምቶ እንዲመጣ። በቪዲዮ ጥሪ በዛ መልኩ ቪዲዮ ጥሪ አድርጌ አውቃለሁኝ። ምንድነው የዚህ የቪዲዮ ጥሪ ጥቅሙ ምንድነው? አሁን በአብዛኛው ሶሻል ሚዲያ ተጠቃሚ ነው ያለው። አብሶ ቲክቶክ አሁን በዚህ በኢትዮጵያ ላይ በጣም ቲክቶክ ተጠቃሚ እንደውም ሰው አብሮ ሆኖ ከመጫወት ከማውራት ይልቅ። ተሰብስቦ ቲክቶክ እያዩ በዛ ርዕሰ ጉዳይ ላይ ማውራት ምናምን ነው አሁን ላይ እየተለመደ የመጣው። እና ደግሞ አሁን ስራ ቦታ ያሉ ሰዎች እንኳን ነጋዴ ምን ምን ምንድነው የሚያየው? ቲክቶክ ነው የሚያየው። ስለዚህ ከዚህ ከእነዚህ ከፕሮግራሞች ከእንትኖች ማስታወቂያ በተጨማሪ ደግሞ አንዳንድ ለንግድ የሚጠቀሙ ደግሞ የቪዲዮ ጥሪ የሚያደርጉ አሉ። ለምሳሌ አሁን አንድ ነጋዴ ልብስ ካመጣ ወይም ቤቱን ማስተዋወቅ ሲፈልግ ምንድነው የሚያደርገው? የቪዲዮ ጥሪ ነው የሚያደርገው። ያንን ቪዲዮ እንትን ይል ይሰራና። ለብዙ ሰዎች እንዲደርስና እዛ መጥተው እንዲጠቀሙ በቪዲዮ የማስተዋወቅ። ስራዎች በጣም አሁን ላይ እየተዘወተሩ ነው እና። እንግዲህ ለዚህ ለዚህ ሶሻል ሚዲያ ወይም ቲክቶኮችን እጠቀማለሁኝ ማለት ነው። እና ሌላው ምንድነው? ደግሞ የ የቪዲዮ ጥሪ ላይ ከ አሁን ስልክ ለምሳሌ አንዳንድ ሰዎች የሚያደርጉ የስልክ የቪዲዮ ጥሪ የሚያደርጉ አውቃለሁኝ። አሁን ለምሳሌ ልጄ አሁን ልጄ የሆነ አክት ድ የቪዲዮ ጥሪ ሌላ ለምንድነው የሚውለው? ያው እንግዲህ ለማስታወቂያ ብያለሁ ተጠቅሷል ኦሬዲ ስለዚህ ይሄን ይመስላል። ጨርሻለሁ።

ኦ የደንበኛ እርካታን ታሳውቃለህ ወይ ነው የሚለው ጥያቄው አዎ በሚገባ አሳውቃለሁኝ። እንደውም በእኛ መስሪያ ቤት አካባቢ ከደንበኞች ግንኙነት ጋር በጣም የጠበቀ ነው። በቃ የደንበኛ የደንበኞች ወይም ደግሞ የአገልግሎት አሰጣጥ ባህል ላይ በደንብ እየሰራንበት ካለው ነገር ውስጥ አንዱ ነው። ምንድነው? የምናደርገው እያንዳንዷን የደንበኛ አቀባበል ከውጪ ጀምሮ አሁን እስቲ ከእኛ ከመስሪያ ቤት ያለውን ነገር ላካፍል ወይም ደግሞ ልናገር አሁን ለምሳሌ ደንበኛ ከውጪ ሲመጣ መጀመሪያ ማንን ያገኛል ጥበቆችን ያገኛል። መጀመሪያ ጥበቆችን ያገኛል። ጥበቆች ምን በማለት ይቀበሉታል ጤና ይስጥልኝ እንኳን ደህና መጡ እባክዎ ለፍተሻ ይተባበሩን ብለው የደንበኛውን መልካም ፍቃት ይጠይቃሉ። ምክንያቱም ምንድነው? እንደዛ የሚደረግ የምናደርግበት ምክንያት ደንበኛውን ዝም ብለህ እንፈትሽ ካልን ምንድነው የሚሆነው? ጥሩ ስሜት አይፈጥርበትም። ምክንያቱም ምንድነው? በግዴታ የሚፈተሽ ወይም ሌላ ጥርጣሬ ያሳድርንበት ሊመስለው ይችላል ይሄንን እንደዛ ብለን እንጠይቃለን ማለት ነው። ሌላው ምንድነው? ለፍተሻ ይተባበሩን ብሎ ከገባ በኋላ ደንበኛው ከገባ በኋላ ማንን ነው የሚያገኘው? ሆስተስ የሚባል አለ ተቀባይ ማለት ነው። ተቀባይ ከውጪ ቤት ውስጥ ማነው ቢሮ ውስጥ የምትቆም አለች። ደንበኛውን እንኳን ደህና መጡ እባኮ ምን ልርዳው ወይም ደግሞ ምን ልታዘዝ ብላ ትጠይቀዋለች ወደ የሚፈልገው አካል እሷ ተቀባይዋ ወይም ደግሞ ሆስተሷ ወደ የሚፈልገው አካል ትመራዋለች ማለት ነው። ምንድነው? ፊት ለፊት ላይ የሚገኙ የደንበኞች አገልግሎት ሰጪዎች አሉ። እዛ ጋር መሄድ ከፈለገ እዛች ጋር ይስተናገዳል። ደንበኞች አገልግሎት ጋር የስራ አስኪያጆችን ማግኘት ከፈለገ እንደየስራ እንደየስራ ክፍል ወይም ደግሞ ይዞ እንደመጣው ፍላጎት ትመራዋለች ማለት ነው። ለምሳሌ አሁን የ ከፋይናንስ ጋር የተያያዘ ወይም ደግሞ ከሂሳብ ጋር የተያያዘ ስለሆነ የኛ ስራ ፊት ለፊት ላይ ያሉ የደንበኞች አገልግሎት ጋር ከሄደ። ያ የደንበኛ አገልግሎት የሚሰጠው ሰውዬ ከወንበሩ ሳይነሳ ከአንገቱ ዝቅ በማለት ጤና ይስጥልኝ እንኳን ደህና መጡ። ብሎ ይቀበለዋል የሚፈልገውን ነገር ሁሉ ካስተናገደ በኋላ ምን ይለዋል ምን ብሎ ይሸኘዋል። እኛን መርጠው ስለተጠቀሙ እናመሰግናለን። ይሄ እንግዲህ ለደንበኞች ትልቅ እርካታን የሚሰጥ የሚሰጥ ነገር ነው። ምክንያቱም ምንድነው? እዚህ ጋር እንደዛ የማንል ከሆነ ያ ሰው እዛ መምጣቱን ቫልዩ እዛ እኛ ጋር መምጣቱን ቫልዩ እንደሰጠነው እና ያንን ብቻ ማለት ሳይሆን ለሚናገረው ለሚጠይቀው ነገር በደንብ አድምጠን ቀጥታ ደግሞ ወደሚፈልግበት አካል ራሱ ሳይጉላላ መመራቱ ለደንበኛው እርካታን ይሰጠዋል ማለት ነው። እንግዲህ በዚህ መልኩ ይሸኘዋል። ጥበቆችም ሲወጣ በዚሁ መልኩ ይሸኙታል። እናመሰግናለን እኛን መርጠው ስለተጠቀሙ ስለ ስለተጠቀሙ እናመሰግናለን ብለው ይሸኛሉ ማለት ነው። ይሄን ከአሉ በኋላ አሁን ለምሳሌ የመጣው ደንበኛችን የስራ አስኪያጆችን ማግኘት የሚፈልግ ከሆነ ደግሞ ከስራ አስኪያጆ ስራ አስኪያጁ ደንበኛው እንደመጣ ከወንበሩ ተነስቶ ነው ከወንበሩ ብድግ በማለት ደንበኛውን በእጅ በእጅ ነው የሚጨብጠው ስራ አስካይ ሲሆን በእጅ በመጨበጥ ከዛን እባኮ ምን ልርዳው ወይም ደግሞ ምን ልታዘዝ ብሎ በመጠየቅ የሚፈልገውን ነገር ካደረገ በኋላ አብረውን ስለሚሰሩ እናመሰግናለን ብለው የስራ አስኪያጁ የት ድረስ ይሸኘዋል ማለት ነው። ከወንበሩ ተነስቶ ውጪ የቢሮ በር ድረስ ይሸኘው ይላል። መመሪያችን ማለት ነው። በዚህ መልኩ ነው እንግዲህ ወይ? የደንበኞች አቀባበል ሁኔታዎችን የምናስተናግደው ጥሩ የደንበኛ አገልግሎት ባህል ስላለን ደንበኞች ረክተው አመስግነውን በእውነት በጣም በሚገርም ሁኔታ ሳትስፋይ ሆነው ነው የሚሄዱት። እኛ ጋር የሚመጡ ደንበኞች እና ይሄንን የሚመስል እንደውም እኔ ከዛ ከቢሮ ከቢሮ ልምምድ የተነሳ በራሴ ደግሞ በቤቴ በአካባቢዬ ላይ ይሄንን ነገር

ጨው ብዙ ትወዳለህ ወይ ነው የሚለው ጨው ብዙም አይደለሁም። ምክንያቱም ከጤና አንፃርም ጨው እንግዲህ በጣም ብዙ ጉዳቶች ያስከትላል። አቢሶ እድሜ ገፋ ባለ ቁጥር ጨው በጣም ከባድ ነው። እንደውም ለጥፍጥና ራሱ ጨው ትንሽ በዛ ካለበት ወደ ጎመም ወደ መጎመዘዝ ስለሚሄድ ጨው ብዙ እንዲበዛብኝ አልፈልግም። ከጤና አንፃር እንደውም ምን እመክራለሁኝ ጨው በትንሹ ጨው ያው ጥቅሙ ምንድነው የአጥንት ጥንካሬ የአዮዲን የአዮዲን እንትናችን ከፍ እንዲል እንድናገኝ በጨው ውስጥ እናገኛለን። ከዛ ባለፈ ግን በመጠኑ መጠቀም አለብን ምክንያቱም ከሚሰጠን ጥቅም ይልቅ በጣም ዘርፈ ብዙ ጉዳቶች አሉት። ለምሳሌ ለ አሁን እድሜያቸው ትንሽ ገፋ ላሉ ሰዎች የደም ዝውውራቸውን ከፍ ያደርጋል። የስኳር በሽታ ያለባቸው በጣም መጥፎ ነው። በጣም ዋናው እና ወሳኙ ነገር ደግሞ ምንድነው? ለደም ለደም ግፊት ያጋልጣል። ይሄ ጨው በጣም አቢሶ ደም ግፊት ያለባቸው ሰዎች ምንም እንዳይጠቀሙ ነው የሚመከረው ጨው በባዶ ማለት ነው። ምንም ጨው የጨው ምርት ያልገባበት ምግብ እንዲጠቀሙ ነው። የሚፈለገው የሚመከረውም እንደዛ ነው እና እኔ በጣም ብዙ ሰዎችን እንደዚህ እመክራለሁኝ። ምክንያቱም ከአርባ እንደውም ብዙ ጊዜ የተለመደው ከአርባ አመት በኋላ ነው የሚባለው ግን ከመጀመሪያውኑ የጨው መጠናችንን ሁሉም ያው ዘምር በመጠኑ ነው የሚባለው በእኛ ሀገር ንግግር እና ሁላችንም ጨው በመጠኑ ብንጠቀም ምክንያቱም ጨው አሁን ለምሳሌ ጨው ስኳር ሲበዛ የሚያመጡ ጉዳቶች ጣፋጭ ነገሮች ሲበዙ የሚያመጡ ጉዳቶች ይታወቃል። ያው ጥቅምም እንዳላቸው ሁሉ ማለት ነው። ግን ምንድነው በርግጥ ጨው የሌለው ምግብም አይጣፍጥም። ለምሳሌ ጨው የሌለው ዳቦ ብንበላ አሁን ውሃ ውሃ የሚለን ጨው ወጥ ብንበላ ውሃ ውሃ ነው የሚለን ምንም ጥቅም የለውም ለማለት ሳይሆን በመጠኑ ሁሉም ላይ በመጠን በመጠኑ ምክንያቱም የስኳርና የጨው አሁን አንዴ አሁን ችግር የሚያወጣው ምንድነው አንዴ የምንጠቀማቸው ነገሮች ብዙ ናቸው። በዚህ ጋር ስኳር እንጠቀም፣ በዚህ ጋር ጨውን እንጠቀማለን፣ በዚህ ጋር ጣፋጭ እንለዋለን። በጣም ደግሞ አብሶ እንደዚህ ሆቴሎች ላይ የተለያዩ ውጪ የምንመገብ ከሆነ የምግቡ ጥፍጥና በደንቡ ጎልቶ እንዲወጣ ምንድነው የሚያደርገው ብዙ ብዙ ምግብ ቤቶች ላይ ጨውን ነው የጨው መጠኑን ትንሽ ከፍ ይደረጋል። ብዙ ጊዜ ማለት ነው እና ምግብ ስንመገብም ጨዋችንን በመጠኑ አድርገን በቤታችን ብናዘጋጅ የተሻለ ነው። እና ደግሞ የ ጨዋዎችን ስንጠቀም የአዮዲን ምርት ጨዋዎችን አሁን ኖርማል ሃይድሮክሎሪክ ኦኬ ሃይድሮክሎሪክ ሳይሆን ውህዱ ጠፋብኝ ይሄኛው ከአንደኛው ከአይሁድን የሚሰራ አንደኛው ደግሞ ሃይድሮ ምናምን የሚባል አለ። አሁን ስሙን አላስታወስኩትም እና ከሃይድ ከአዮዲን የሚሰራውን የጨው ምርት ብንጠቀም ጥሩ ነው። አሁን ላይ ደግሞ በደንብ ጥንቃቄ ማድረግ ያለብን ነገር ምንድነው ጨው ስንጠቀም አማሙተን ቼክ ማድረግ አለብን ምክንያቱም ከዚህ ከፋብሪካ ምርቶች ጋራ በተያያዘ በጣም አስጊ ነው። ፋብሪካዎች ምን ያደርጋሉ የደቀቀ አሸዋ ነጭ አሸዋዎችን እየጨመሩ የማይሟሟ ጨው ይፈጠራል አንዳንዴ ስለዚህ ውሃ ጨው ገዝተን ቤታችን ቤቴ ካመጣሁ በኋላ እኔ አሁን አሟሙቼ ጨው ይሟሟል አይሟሟም የሚለውን ቼክ አድርጌ ነው። ጨውን የምጠቀመው ምክንያቱም ያንጨው ያ የተበላሸ ጨው የሚገባ ከሆነ እንግዲህ ምንድነው ለኩላሊታችን ለ ነው የሚሆነው በዛ ላይ ደግሞ መጠኑን ካላሳነስን በጣም ከባድ ነው። ስለዚህ ጨው ስንጨምር በደንብ መሟሟቱን ቼክ አድርገን ማየት መዋሃድ አለበት። እና ደግሞ የገበታ ጨው እነዚህ አዮዲና አዘል ጨዎችን ምግብ ከወጣ በኋላ ብንጨምር ይመከራል። ስለዚህ ምግባችንን መሬት ካደረስን እንደውም የገበታ ጨው አይደል የሚባለው ምግባችን መሬት ከደረሰ በኋላ ብንጠቀመው አብሮ ባይበስል ጥሩ ነው። ጨው እንግዲህ ጨው እወዳለሁ ግን በመካከለኛው ነው የምወደው። ይሄንን ይመስላት ስለ ጨው ያለኝ ነገር።

ከመስኮት ጎን መቀመጥ ትወዳለህ ወይ ነው የምለው አው ከመስኮት ጎን መቀመጥ እንግዲህ ቦታ ቦታ አለው ማለቴ የሚያስፈልግ ቦታ አለ አንዳንዴ አሁን ለምሳሌ መኪና ውስጥ በጣም ሀይለኛ ንፋስ እያለ በጣም በፍጥነት እየነዳ ከሆነ መስኮት ጎን መቀመጥ በጣም አደጋ ነው እንደውም ብዙ ጊዜ አይመቸኝም መስኮት ጎን መጠቀመጥ ምክንያቱም ምንድነው በመስኮቱ እንኳን ተዘግቶ ቢሆን በትንንሽ ሾሎቆዎች ውስጥ የሚገባ ንፋስ የሚገባ ንፋስ በጣም በቃ ጠር የራስ ምታ ፀር ነው ምክንያቱም ምንድነው? ያ ንፋስ በጎን እንደው መስኮቱ ሳይከፈት ቢከፈት እንኳን ቢከፈት እንኳን ያው አንደኛውን አንዴ ይገባል። እሱም ግን ሀይለኛ መኪና እየነዳ ከሆነ በጣም ከባድ ነው። ብርድ ያስመታል በአንድ ጎን ብርድ ያስመታል። እና እና ደግሞ ከባድነቱ የማልፈልግ መስኮት ጎን መቀመጥ የማልፈልግበት ምክንያቴ ምንድነው? መስኮት ስር ስትቀመጥ አንተ ለምሳሌ እኔ አሁን ንፋሱን ላልፈልገው እችላለሁ፤ ሌሎች ደግሞ መኪና ውስጥ ያሉ ሰዎች ንፋሱን ይፈልጉታል። ምክንያቱም ንፋሱ በጣም የሚጎዳኝ እኔን ነው። ቀጥታ የሚያገኘኝ እኔን ስለሆነ እኔን በጣም ይጎዳኛል። ለእነሱ ግን በተወሰነ መልኩ ስለሚደርሳቸው ለእነሱ ሊያስፈልጋቸው ይችላል። የእነሱን ከመስኮት ውጪ ርቀው የተቀመጡ ሰዎችን መብት ደግሞ መንፈግ አንችልም ብዙ ጊዜ ማለት ነው። ምክንያቱም ትራንስፖርት ላይ ከሆንን አሁን የብዙሃኑ ግዴታ መጠበቅ ስላለብን ወይ ከዛ ከመስኮት ስር መነሳት አለብን ማለት ነው። ስለዚህ በአጠቃላይ እኔ መስኮት ስር መቀመጥ አልወድም፤ አልፈልግምም። እና እንግዲህ ሌሎች እንግዲህ አሁን ሰስቲ መስኮት በዚህ አለመውደዴን መስኮት ስር የመኪና መስኮት ስር በመቀመጥ ብቻ ነው የገለጽኩት። ሌላ ደግሞ ቤት ውስጥ ቢሆን ራሱ ቤት ውስጥ እንደውም አንድ ጊዜ እኔ ያጋጠመኝ ምንድነው? አስራ ሁለተኛ ክፍል ፈተና ማትሪክ ተፈታኝ ሆኜ በሳሎን ነበረ የማነበው። እና መስኮት ከፍቼ ነው የማነበው። ለካ ከመስኮቱ ራቅ ብዬ ነው የተቀመጥኩት ግን ለካ ያቺ በመስኮት የሚገባው ንፋስ ተመጣጣኝ ንፋስ አይደለም። በአንድ በኩል ብቻ ስለሚገባ ምን አደረገኝ በአንድ በኩል ንፋስ መታኝ ማለት ነው። በጣም ከባድ በቃ በጣም በጣም ለ ለመልቀቅ የማይችል ራስ ምታት በቃ ለረጅም ጊዜ በቃ ያ እንደ ብርድ በመጣ ቁጥር ያ ደግሞ ያምሃል ማለት ነው። እና መስኮት ስር መቀመጥ በጣም መጥፎ ነው። ሌላው ምንድነው የማስታውሰው ከዚህ ከመስኮት ጋር በተያያዘ ዩኒቨርሲቲ ግቢ እያለሁኝ የመኝታ ቦታዬ መስኮት ስር ነበር። እና ያ መስኮት ምንድነው? በጨርቅ እንትኑ ተጠቅጥቆ እንኳን ይሄ እንደዚህ አልጋችን ደረጃ ደረጃ ያለው ስለሆነ ቀጥታ ነው መስኮቱን ነው የሚያገኘኝ። ምን አደረገ በእግሬ እግሬን ወደ ጭንቅላቴን ወደዛ አልመልስም፤ ግን በእግሬ በአንድ በኩል እየገባ ነው እንትን የሚለው። ያው ከእንቅልፍ ጋር በተያያዘ እንቅልፍ እኔ ስለሚወስደኝ ለካ እሱ እያደረ እያደረ እያደረ በጣም ሀይለኛ ንፋስ እየገባ እየገባ እየገባ ከዛ የሆነ ሰዓት በአንድ ጎን እግሬን መታመም ጀመርኩኝ። ሲያመኝ በአንድ ጎን ከፍሎ ነው ጭንቅላቴን የሚያመኝ፤ እግሬንም ሁሉም ከታች ከጥፍር እስከ እግሬ በአንድ በኩል ድንዝዝ ይላል ማለት ነው። ይሄ ምንድነው ከምን የመጣነው መስኮት ስር ከመቀመጥ በጣም ከባድ ነው፤ መጥፎ ነው። እና እኔ ሳስበው ራሱ አሁን ይዘገንነኛል። እንደውም የመስኮት ንፋስ መስኮቱ ስር ሳንሆን ሆነን ሳይሆን ራቅ ብለን በደንቡ እንደው አየሩ በደንብ ተናፍሶ በአንድ ቦታ ቀጥታ የመጣው ሳይሆን አየሩ ቤት ውስጥ በደንብ ተዋህዶ ሲገኝ ይሻላል። አሪፍ የሚሆነው ማለት ነው። ሌላ በተጨማሪ ምንድነው ያ እንግዲህ አሁን መታኝ ብርድ መታኝ አልኩት በአንድ ጎን ገብቶ ይሄንን አሳመመኝ መታከሚያው በጣም ከባድ ነው። ኢቭን እስካሁን ያመኛል እንትኑ ማለት ነው። ስለዚህ የመስኮት ንፋስ በጣም መጥፎ ንፋስ ነው። ለማንም አልመክርም እኔ። መስኮት እንደውም አሁን እንደዚህ ከመኪና ውስጥ ሲኮን ከሽታ ከምን ጋር ከምናምን ጋር በተያያዘ ያው አየር እንዲገባ ሰው ሲበዛ ሙቀቱ ስለሚበዛ ይደረጋል። ግን ያ በሙቀቱ በሽታው ብንጎዳ ይሻላል። ከዛ ከንፋሱ ከሚመጣው ጉዳት ይልቅ ማለት ነው። እና መስኮት እኔ አልወድም፤ አልመክርም እንዲከፈትም አልመክርምም መስኮት እስር መቀመጥም አልመክርም።

ኦ በጣም በጣም በጣም በሚገርም ሁኔታ በጣም ብዙ የማስታውሳቸው ጥሩ መምህራኖች አሉኝ። ለምሳሌ የማትስ መምህር ዘጠነኛ ክፍል ያስተማረኝን በጣም ነው በቃ እኔ እንጃ ከአእምሮዬ የማይጠፋ በጣም ጎበዝ አስተማሪ ነበረ። እና በጣም ነው የሚያስተምረው በቃ የሂሳብ እውቀቴን ከፍ ያደረገልኝ የጀመርኩበት በቃ ሂሳብን የጀመርኩት በሱ አስተማሪ ነውና ሲያስተምር በጣም ነው የሚመቸኝ። ምንድነው ቀለል አድርጎ ነው የሚያስተምረው። የትም የትም ሳይሄድ በራሱ አገላለጽ አድርጎ በደንብ ነው የሚቆጣጠረው ተማሪዎችን በደንብ ይከታተላል። እና ከእሱ አስተማሪ በጣም የሚመቸኝ አስተማሪ ነው በቃ የሂሳብ ኮንሰፕትን አስይዞኛል ብዬ የማስበው አስተማሪዬ ነው። ስም ጠሪዬ ነበረ በሰአቱ ማለት ነው። ሌላ በሁለተኛ ደረጃ የማልረሳው ጥሩ አስተማሪ የሰባተኛ ክፍል የባዮሎጂ መምህሬ ነች። እሷም በጣም ጎበዝ አስተማሪ ነች። ምንድነው እሷ የምታደርገው ነበረ። ለእያንዳንዳችን ማቅረብ ለምንፈልግ ሰዎች ለሶስት ወይም ለሁለት ሰው ታከፋፍለናለች። ዛሬ የምንማረውን ማለት ነው። እኛ እየወጣን እናስተምራለን ዛሬ አሁን ለምሳሌ ስለ ልብ ከሆነ የምታስተምረን እንደ ነገ ሰጥታን ነው የምትሄደው። ከዛ ምን ታደርጋለች እኛ ለሃያ ደቂቃ ያንን ካስተማርን በኋላ እሷ ደግማ ታስተምራለች በቃ እንደ ውሃ ነው የሚገባው። አንደኛ እኛ አንብበን ተዘጋጅተን ስለዛ ነገር የሆነች ኮንሰፕት ጨብጠን እንድንመጣ ታደርገናለች። ሁለተኛ ደግሞ ምንድነው? የሚፈጠርብን ጥያቄ ምን ምን ካለ እዛ ጋር ስላነበብነው እሷ ስት ደግማ ስታስተምር በደንብ ግልጽ ይሆንልናል። ጥያቄም ካለን እዛው ጨረሰን ነው በቃ። እኔ በጣም አብሶ እንደዚህ ለብሄራዊ ኤግዛም አሁን ለስምንተኛ ክፍል የሚኒስትሪ ኤግዛም ነበረን። በቃ ባዮሎጂ እኔ ሳል አንብቤ ሳልሄድ ነው የተፈተንኩት። ምክንያቱም በቃ አእምሮአችን ላይ አንዴ ተቀርጿል። ምንድነው? እሷ አሳይመንቷን ትሰጠናለች እንደ ነገ እንደ ነገ ለዛሬ የምንማረውን እኛ ተዘጋጅተን እንመጣለን። ከማንበባችን ደግሞ ሌሎች እንዲገባቸው ወጥተን እናስረዳለን። ከዛ ደግሞ ምን ይከለስልናል ራሷ ታስተምረናለች ማለት ነው። ከዛ በኋላ ቴስቶች እንደዚህ የምንፈተናቸው ፈተናዎች ከአስር ምናምን አሉ። እሱ ይደፋፈናል መቶ ነው እኔ እንደውም ያመጣሁት እና አስተማሪዋን መቼም አልረሳትም በጣም ጥሩ መምህር ነች። በጣም ጎበዝ ከፀባይ ከስነምግባር ከመቅረጽ አንስታ ደግሞ ከዚህ ከማርፈድ ጋራ በተያያዘ ቆማ ጠብቃ ነው ተማሪዎችን ተከታትላ። እንደ እንደ ወላጅ ሆና የምታስተምር አስተማሪ ነበረች። እና በጣም ጥሩ ትዝታ ነው ያለኝ። በጣም ጎበዝ አስተማሪ ነች። በጣም ነው የምወዳት። አንድ ሁለተኛ እሷ ነች እንግዲህ ዘጠነኛ ክፍል የሂሳብ መምህር ብያለሁ የሰባተኛ ክፍል ደግሞ የባሎጂ መምህር ብያለሁ። ሌላኛው ምንድነው? የ አስራ አንደኛ ክፍል ደግሞ በሶስተኛነት ደረጃ በጣም ጥሩ መምህሬ የነበረችው የኬሚስትሪ መምህር ነች። በጣም ጎበዝ አስተማሪ ነች እሷም የማስተማር የማስተማር እንትኗ በጣም ደስ የሚል ነው። እና ምንድነው? የምታደርገው እሷ ይሄ የተማሪዎች ላይፍ የሚባሉ ነገሮችን በደንብ ነው አይ አታክብሩ ምናምን ሳይሆን። እንደዚህ ጥቅም ለተማሪ ጥቅም የሌለው ግን ለጊዜው ሊያስደስት ወይም ደግሞ ጊዜ ልናሳልፍ ላይፍ መስሎን እንትን ሊል ይችላል። ግን ወደ ሌላ አቅጣጫ የሚያስይዙ ነገሮችን ምንድነው እሷ እንትን የምትለው። በመምከር በማስረዳት አብሶ እነዚህ አሁን የውጪ ባህል ሆነው ግን ጉጂ ሊሆኑ የሚችሉ። ለምሳሌ የእብዶች ቀን የሚባል ነበር አሁን ለምሳሌ እኔ የማልረሳው የእብድ ቀን ተብሎ የእብድ ቀን። ብለን ስናከብር በጣም በቃ እኛ ራሳችንን እስኪያመን ድረስ የመከረችን በቃ በደንብ እስኪገባን። ራሳችን እስክንጠላ በቃ ያደረግነውን ነገር። እስክንጠላ ድረስ በደንብ አድርጋ መከረችና በጣም ጎበዝ መምህር ናት። ምክንያቱም ማንም እንደዚህ አያደርግም ከወላጅ በስተቀር ማለት ነው። ወላጅ ነው እንደዚህ አይነት ነገር ሊቆጣጠር የሚችለው እና እነዚህ ሶስት አስተማሪዎቼ መቼም ከአእምሮዬ የማይጠፉ መምህሮቼ ናቸው። በጣም ነው የምወዳቸው ከስነምግባር አንፃር ከቀለም ትምህርት አንፃር በቃ ሁሉም ውስጥ ራሳቸውን አስገብተው እንትን የሚሉን የሚመክሩ የሚገስጹ ናቸው። ይሄ ለኔ

ስልጣና ትወስዳለህ ወይ? ነው የሚለው አዎ ስልጣና በሚገባ እወስዳለሁኝ እንደውም ስልጠና የመውሰድ በጣም ብዙ እድሎች አሉኝ። በመስሪያ ቤት በኩል ማለት ነው። ለምሳሌ እያንዳንዱን ኮርሶች ይላኩልናል። ከመስሪያ ቤታችን ከሚሸጠው ፕሮዳክቶች አንፃር ሊሆን ይችላል። የአገልግሎት የደንበኞች አገልግሎት አሰጣጥ ሊሆን ይችላል። የተለያዩ ደግሞ የክሬዲት የምንድነው ስለ ብድር የተለያዩ ኮርሶችን እንወስዳለን። ስለ ሴቶች ኢምፓወርመንት ወይም ስለ ሴቶች ስልጣን አያያዝ አመራር የሚል የተለያዩ ስልጠናዎችን እወስዳለሁኝ። ለምሳሌ አንዱ ከወሰድኩት ስልጠናዎች ውስጥ ማብራሪያ ላድርግ። አሁን ለምሳሌ ከደንበኞቹ አገልግሎት ከሰጠሁት ካገኘሁት ስልጠና ውስጥ ስለ አምስት ነገሮች ነው የሰለጠነው። ምንድነው? አምስት ዋና ዋና የደንበኞች እንዶም የኛ የደንበኞች አገልግሎት መሪ ቃል ሆኖ መገኘት ነው። የሚለው። ይሄንን በጣም ለረጅም ጊዜ አራት ቀን ጊዜ ተወስዶበት ሰርተፊኬት ተሰጥቶን እንትን ያለ ስለሆነ ስለዚህ ትንሽ ልናገር። ምንድነው? ይሄ አገልግሎት ሆኖ መገኘት ነው የሚለው ሆኖ መገኘት ነው የሚለው ዋና መሪ ቃሉ። በዛ ውስጥ ምን አለ? እነዚህ ዋና ዋና የሆኖ መገኘት አካሎች ናቸው። ምን ምን ናቸው የሚሉት? መከባበር ታማኝነት በጋራ መስራት። ሀላፊነት መውሰድ። እነዚህ አምስቱ ቅልጥፍና መስጠት ወይም ዴሊቨር ይባላል። በእንግሊዝ እንትኑ ያለንን ነገር መስጠት ፕሮዳክት ከሆነ ፕሮዳክቶቻችንን ምርትና አገልግሎት እንደማለት ነው። ምርትና አገልግሎቶችን መሸጥ መቻል ወይም ደግሞ አቅርቦ ቀጥታ ቀጥተኛ ሽያጭ ማድረግ ቀጥታ ለደንበኛው ያንን ያለንን ነገር ማድረስ እንደማለት ነው። እንግዲህ እነዚህ አምስት ነገሮች ላይ በደንብ በስፋት ያየነው ይሆናል። አብሶ በጋራ የመስራት ባህል የሚለው ላይ በጣም ብዙ ነገሮችን ያካተተ ነው። ይሄ ለምሳሌ እንትኑንም ያካትታል። ይሄ የደንበኛ የንግግር የንግግር አቋማችን ከደንበኞች ጋራ ያለን ንግግር ከደንበኞች ጋራ ያለን አቀባበል ከደንበኞች ጋራ ያለን አሸኛኘት ለደንበኞችም ችግር ከመፍታት አንፃር። በደንበኞች ጫማ ሆኖ። ችግሮችን ማየት ይሄ በጣም ትልቅ ነገር ነውና። በተሰጠን ስልጠና ውስጥ አንድ ደንበኛ የሆነ ፕሮብሌም ገጥሞት ሲመጣ እንዴት ነው መፍታት የምንችለው። ለሚለው መጀመሪያ ያ ደንበኛ ሲመጣ ምንድነው? ያንን ችግር እኔ እኔ ቢደርስብኝ እኔ እኔ ላይ ሆኖ ቢሆን ምንድነው የሚለውን ነገር። በደንብ በአእምሮአችን ካፀረጽን በኋላ ወደ ምን እንሄዳለን የሙያ የሙያ ብቃታችንን ወይም ያለንን ሙያ ተጠቅመን ያንን ችግር እንዴት ነው የምፈታው ወደሚለው እንሄዳለን። ግን እንደዚሁ በዘፈቀደ የምንሄድ ከሆነ እንደዚሁ የስራ ሀላፊነት አለብኝ ብቻ ብለን እንትን የምንል ከሆነ ምናልባት መፍትሄዎችም ቶሎ ወደ አእምሮዋችን ላይመጣ ይችላል ማለት ነው። ምክንያቱም ችግሩን በደንብ አንደርስታንድ የምናደርገው እኔ ብሆንስ ብለን ስናየው ከዛን ምንድነው በሙያ የታገሰ እርዳታን እንሰጣለን ማለት ነው። እንግዲህ ይሄ ይሄ ስልጠና ለረጅም ጊዜ የተሰጠ ስልጠና ነው። ሌላው ምንድነው? የወሰድኩት ስልጠና ስለ ስለ ራስን ራስን የ ራስን የማጎልበት ራስን የማየት ፓወርፉል ፕሮሰስ ይባላል። እንደውም የእንትኑ የስልጠናው አይነት ያንን ሰልጥኛለሁኝ በተጨማሪ ደግሞ የተለያዩ ከስራዬ ጋራ የተገናኙ ስለ ብድር ቅድም ተናግሬዋለሁ ስለ ብድር ሊሆን ይችላል ስለ የተለያዩ እንትኖችን ሰልጥኜ አውቃለሁኝ ማለት ነው። ከወሰድኳቸው ስልጠናዎች እንግዲህ የተወሰኑት እነዚህን ይመስላሉ።